አዎ ወደ ስራዬ እሄዳለሁ ስራ በጣም ጥሩ ነገር እና ህይወቴን በጥሩ ነገር በገንዘብም ሆነ በብዙ ነገር እየደገፍኩ እንድኖር የሚያስፈልገኝን ነገር እንድገዛ የሚያስፈልገኝን ነገር እንዳደርግ የሚያግዘኝ ነገር ነው። አዎ ወደ ስራ እሄዳለሁ ወደ ስራ የሚሄድበት ሌላኛው ምክንያት ደግሞ ስራ እጅግ በጣም ጥሩ ነገር ነው። የሰውን ልጆችን በማገልገል ራስንም ሰውንም የምረዳበት አንዱ ነው። ከዛ በተጨማሪ ደግሞ ስራ ለመኖርም በጣም አስፈላጊው ነገር ስለሆነ ወደ ስራ ይሄዳል